ደመቅ ያለ ባይሆንም ብቻ አልፎ አልፎ ነጣ ያሉ ልብሶች ደስ ይሉኛል በተለይ እሁድ ቀን ቅዳሜ ቀን ሰንበት የሆኑ ቀኖች ላይ ነጫጭ ልብሶች መልበስ ፈካ የሚያደርግ ልብስ መልበስ እወዳለሁኝ። ከዛ ውጪ። በተለይ ቲሸርት ግሬይ ቲሸርት እወዳለሁ እና ደስ ይለኛል እንደዚህ አይነት ልብሶች

እኔ ብዙ ጊዜ የምጽፈው በቀኝ እጄ እጽፋለሁኝ። በቀኝ እጄ ቆንጆ አድርጌ እጽፋለሁ። በግራ እጄ ግን እሞክራለሁኝ ግን በጣም በቃ ቀስ ብዬ ነው የምጽፈው ምንጭርጭር ይላል፣ ውበትም የለውም ጽሁፌ በቀኝ እጄ ስጽፍ ግን ቆንጆ የሆነ ጽሁፍ ነው የምጽፈው።

አዎን እቆጥባለሁኝ የምጠቀመውን ተጠቅሜ ብዙ ጊዜስ ገንዘብ እቆጥባለሁ ሳንቲም እቆጥባለሁ በተገኘው አጋጣሚ ለምን በኋላ መስራት በማልችልበት ሰዓት ላይ እሱን ነው ህይወቴን የምመራበት የተለያዩ የሚያስፈልጉኝን ነገር ምገዛበት ስለዚህ እቆጥባለሁኝ።

የዛሬው የመጀመሪያ ምግቤ እንትን ነበረ። ፍርፍር በዳቦ ነበር የበላሁት። ከዛ ደግሞ ስኳር ድንች ተጠቅሜያለሁ። ከዛ ቡና ጠጥቻለሁ። እና በጧት እንደዚህ አይነት አመጋገብ ተመግቤ እስካሁን ድረስ አለው።

አዎ በስራ ጊዜ እረፍት አደርጋለሁ ግን ያው አግባብ ያለው እረፍት ነው የማደርገው። እና አደርጋለሁኝ አዎ በስራ ጊዜ እረፍት አደርጋለው። ለምን ሰውነቴ እንዳይዳከም በኋላም የተቀሩት ስራዎቼን በጤንነት ውስጤም ሰላማውን እንድሰራ አረፍተ አድርጌ ነው የምሰራው

ማሸነፍ ትችላለህ ወይ? አዎ በደንብ እችላለው ጠንቅሬ ከሰራሁ አሸንፋለው። ለምን? አንድ ሰው ከሰራ ማሸነፍ ይችላል። እና በነገራችን ላይ ማሸነፍ ማለት ሰውን ማሸነፍ ብቻ ሳይሆን ራስህን አሸንፎ መኖር ማለት ነው። እና ራሴን አሸንፌ በደምብ ነው

የስልክ ካሜራ እንደአስፈላጊነቱ ነው የምጠቀመው እንጂ ዴይሊ ይሄን ያህል ያየሁትን ነገር ለማንሳት ለመቅረጽ የስልክስ ካሜራ አትኩሮ ተጠቃሚ የምባል ሰው አይደለሁም። ግን አልፎ አልፎ የመጠቀም ነገር አለኝ። ያው እጠቀማለው አልፎ አልፎ ሁሌም ባይ

ከቤቴ ስራ የምሰራበት ቦታ ሩቅ ነው ማለት ይቻላል። ብዙን ጊዜ እንደውም አሁን ለምሳሌ የሁለት ሰዓት ላይ የምገባ ስራ ከሆነ- ከአንድ ሰዓት ተኩል በፊት ነው መነሳት ያለብኝ። ሁለት ሰዓት ለመድረስ ከአንድ ሰዓት ተኩል ቀደም ብዬ ነው።

የዝናብ ውሃን አልሰበስብም። ብዙም ዝናብ ሲወጣ ወደ ውጭ አልወጣም አልሰበስብም። የዝናብ ውሃን ልምዱ የለኝም። ለምንም ይጠቅመኛል ብዬ ስለማላስብ ውሃም ስላለን በአካባቢያችን የዝናብ ውሃን አልሰበሰብም አልጠቀምም።

የምወደው ዳቦ ሀበሻ ዳቦ ሀበሻ ስንዴ ዳቦ እወዳለሁ። ሶ ደስ ይለኛል ለምን? እሱም በሀበሻ እርሾ የተቦካ ከሆነ ነው የሚያስደስተኝ ጥቁር ስንዴ ምናምን ደስ ይለኛል። ነጩ ዳቦም ብዙም አይደለሁም በፈረንጅ እርሾ የተቦካውን ብዙም አይመስጠኝም አልወደውም ብዙም ብበላም ብዙ ደስተኛ አይደለሁም

እኛ አከባቢ ባለ ባህል ሰርግ ምንድነው? መጀመሪያ ላይ ሽምግልና ይላካል። ቤት ሽምግልና ከተላከ በኋላ ቤተሰቦች ከፈቀዱ እንደ አቅም ሰርግ ሲደረግ አውቃለሁ። ማለት በቃ እንደዛ ነው ሰርግ የሚደረግ

እኔ ሻይ እመርጣለሁ በብዛት ለምንድነው ቡና ከአንድ ሲኒ በላይም ከጠጣሁ ውስጥ ብዙም ጤነኛ አይሆንም። እና ሻይ ብዙም ፔን አይሰማኝም ሻይ ስጠጣ ቡና ግን ውስጤ ይታመማል ብዙ ጊዜ ስጠጣ ውስጤ ብዙም ደስታ አይኖረውም። እና ሻይ እመርጣለሁ

አንድ የማስታውሰው ልዩ በዓል እኔ እስካሁን ድረስ በጣም ድረስ ብሎኝ የማከብረው በዓል አንዱ የአደባባይ በዓል ነው እሱም የጥምቀት በዓል በጣም ደስ ይለኛል። ሌላው አዲስ አመት በዓል ደስ ይለኛል እና ፋሲካ። ገና በዓሉ ደስ ቢለኝም። እማዝበት በዓል ነው ደስታ ብዙም አይሰማኝም። በዛ ሰዓት እናቴ ስለሞተች ብዙ ደስታ አላገኝም በዛ።

በእጅ መጽሐፍ ብዙም አልወድም። ብዙ ግዜ ያው በኮምፒውተር ነው እኔ የምጠቀመው በእጅ አልፎ አልፎ ነው። ግን እጽፋለሁ መጻፍ ብወድም ባልወድም መጻፍ ግዴታ ከሆነ እጽፋለሁኝ። ግዴታም ነው። እና ሌላ ምን? መጻፊያ አለን

ውሃ ማምጣት ታውቃለህ ወይ ከየት ከቧንቧ ቀድቼ ማምጣት ነው? እሱንም አውቃለሁ አዎ ሌላው ደግሞ የመጠጥ ውሃ ከሱቅ በጃር ሃይላንድ ውሃ ገዝቼ ወደ ቤትም ማምጣት እሱንም አውቃለሁ እንደዚህ እንደዚህ አይነቶችን እጠቀማለሁ አዎ

ማንቂያ ሰዓት አልጠቀምም እኔ ብዙ ጊዜ እንደዚህ አይነት ልምዱ የለኝም። ማንቂያ አልጠቀምም። ማለት ይቻላል አልጠቀምም። እኔ ብዙ ጊዜ በራሴ ነው በቃ የሆነ ሰዓት እነሳለሁ ብዬ የምሄድበት ካለ ብድግ ብዬ መሄድ ነው። ነቃለሁ ብዙ ጊዜ ወይ አምስት ደቂቃ ወይ አስር ደቂቃ ፊትና ወደኋላ እያልኩኝ እነቃለሁ

ኢሜል አዎ እጠቀማለሁኝ። ብዙ የኦንላይን ስራዎችንም ስለምሰራ- ኢሜል ላይ ነው መልእክቶቼን የምልከው ሪከርድ ያደረግነውንም- በኢሜል እንልካለን እና ኢሜል አዎ ተጠቃሚ ነኝ። እና ግድ ነው።